ዛሬ የመጀመሪያ ምግብህ ምን ነበር? ዛሬ እንግዲህ የመጀመሪያ ምግቤ እንጀራ በሽሮ ነበረ ያው በተለምዶ በእኛ አካባቢ ወይም በእኛ አጠራር እንጀራ ብለን የምንጠራው ነገር አለ ከተለያዩ ከፋይበር የሆኑ ምግቦች የሚሰራ ነው እንደገና ሽሮ ደግሞ ያው የፕሮቲን ምግብ ነው በሱ ነው የበላሁት

በመስታወት ላይ ምን ያህል ጊዜ ታያለህ? በቀን ቢያንስ ከሁለት እስከ ሶስት መስታወት ላይ ላይ እችላለው ጡዋት ስነሳ ጥርሴን ስቦርሽ ወደ ውጭ ልወጣ ስል እጄን ታጥቤ ቁርስ ከበላው ቦኋላ ምናምን ወደ ውጭ ስወጣ መስታወት ራሴን ልመለከት እችላለው። ከዛ ቦኋላ ደግሞ የሆነ ሰዓት ስመለስ ምናምን አያለው።

እሺ ማታ ከስራ በኋላ ምን ታደርጋለህ? ማታ ከስራ በኋላ የተለያዩ የኦንላይን ስራዎች እንደዚሁ እሰራለሁ እንደገና ደሞ ቡና እጠጣለሁ ልጆች ጋር አብሬ እጫወታለሁ ጊዜዎችን ከቤተሰብ ጋር የተወሰኑ ነገሮችን በማየት ዜናዎችን በማዳመጥ ጊዜዎችን አሳልፋለሁ። ያው ከዛ በኋላ ወደ መኝታ ይኬዳል

በፍጥነት መተየብ ወይም መጻፍ ትችላለህ? ወይ ነው መጻፍ ወይም መተየብ? እንግዲህ እኔ መካከለኛ ነኝ ፈጣን አይደለሁም። በጣም ግን ያው የሚጠበቅብኝ እጽፋለሁ ወይም በተየብ እችላለሁ። እንደዛ ዘገየው ባልልም ወይም ፈጣን ነኝ ባልልም የተወሰነ ነገር መካከለኛ ነኝ ብዬ ማሰብ እችላለሁ። እና ለብዙ ለክፉ አልሰጥም ጥሩ ነኝ ምንም አይደለም። ያው ሪሰርችም ስሰራ የጻፍኩት እኔ ነኝ። እና ምንም አይደለም።

ከልጅነትህ ጀም ከልጅነትህ የምትዘክረው ነገር አለ? አይ ከልጅነቴ እንኳን ምዝክረው ዝክር የለኝም። ያው እንዲህ አልፎ አልፎ ከቤተሰብ ከወላጅ ወይም ደግሞ ከሌላ አሁን ለምሳሌ ከትዳር አጋሬ ጋር ሆኜ ምናምን ዝም ብዬ ስለ ገብርኤል ስለ ሚካኤል የምለው ነገር ሊኖር ይችላል እንጂ ከልጅነቴ ይሄ ነው ብዬ የምዘክረው ዝክር አልነበረኝም።